በአካባቢው ድልድይ አለ ድልድይ አለው በአካባቢው እንዴት ብሪጅ የሚባለው ማለት ነው። ከአንድ ቦታ ወደ አንድ ቦታ በመኪና ትራንስፖርት ለመሄድ ስናስብ። መንገዶች በወንዞች ተቆርጠው ሊያልፉም ይችላሉ። ስለዚህ ምን ይደረጋል ያ ወንዝ? ይሰራል ማለት ነው በዲዲ መሻገሪያ የምንለው ማለት ነው። ዲዲ እንግዲህ ከትርጉሙት እነዛ በሁለት የተለያዩ ቦታዎች መካከል ያለውን ግንኙነት የሚያቀላጥፍ መሰናክሎችን እንደ ወንዝ ሸለቆ ወይም መንገድ ለመሻገር የሚረዳ ታላቅ የመንደስና ውጤት ነው። ድልድይ ማለት ነው። ድልድዮች እንደ አግልቅሎታቸውና እና እንደ አሰራራቸው በተለያየ ዘርፎች ሊከፈሉ ይችላሉ። የድልድይ አይነቶች በቅርጻቸው የቀስት ድልድይ እንችላለን ማለት ነው በአሰራር ቅርጻቸው ለምሳሌ የቀስት ድልድይ የምንለው ጥንታዊና ጠንካራ የሚባል ክብ ቅርጽ ያለው ድልድይ ነው። የሚንጠለጠል ድልድይ ደግሞ ረጅም ርቀት ለመሸፈን የሚረዳ በቂ በጌቢልድ የሚያዝ ለምሳሌ እንደ ሳን ፍራንሲስኮ ጎልደን ጌታዬን ድልድይ ማለት ነው። ሳውን የሚንጠለጠል ድልድይ እንለዋለን። ቢሞ ድልድይ ቀጥ ያለና በአጫጭር ርቀቶች ላይ የሚሰራ ቃል አሉ የሊልዲ አይነት ነው። ድልድይ ለምን ይጠቅማል? ድልድይ ብዙ ጥቅም አለው። ኢኮኖሚያዊ ለምሳሌ የንግድ ፍሰትን ያፋጥናሉ የብዙ ጊዜን ይቆጥባሉ። አንደኛውን ከአንደኛው ሀገር ለማገናኘት መካከሉን በውቅያኖስ ወይም ደግሞ በሸለቆዎች ተቋርጦ ከሆነ እሱ ተገንብቶ ሁለት ሀገራትን የማገናኘት እድል ይኖረዋል ማለት ነው። ሌላው ማህበራዊ አገልግሎት ይሰጣል። የተለያዩ ማህበረሰቦችን በማገናኘት ግንኙነትን ያጠነክራል። ሁለት ጎሳዎች ለምሳሌ ወሰናቸውን ሲያስቀምጡ ከወንዝ ወዲህ እና ከወንዝ ወዲያ ብለው ሊከፋፈሉ ይችላሉ። ያንን በድልድይ ማገናኘት ሁለቱ ብሄሮች ወይም ሁለቱ ጎሳዎች አንድ ሆነው እንዲቀጥሉ ያደርጋል ማለት ነው። ሌላው ደህንነት ነው ሰዎችን እና እንስሳትን ከአደገኛ ወንዞችና ገደሎች ይታደጋል። ለመሄድ ከአንደኛው ሀገር ወደ አንደኛው ሀገር እንስሳትና ሰዎችን ለማሸጋገር ከሌለ በዋሊ ወሰዱ ይችላሉ ሸለቆ ገብተው ሊሞቱ ይችላሉ። ወይም ደግሞ አጓጉል የሆነ የጤና ክልል የደረሰባቸው ስለሚችል ደህንነትን ይጠብቃል ማለት ነው። እንግዲህ ዲልዲ ከምሳሌ አነጋገር አለው በኢትዮጵያውያን በንግግር ውስጥ ዲልዲ የሚለው ቃል ለግንኙነት ይውላል። በሰዎች መካከል የሰላም ዲልዲም መሆን በተጣሉ ወገኖች መካከል እርቅ መፍጠር። ዲልዲ እነዚህን ትርጉሞች ይይዛል። ዲልዲይ እንግዲህ ሲሰራ በዘመናዊ መንገድ ከሲቢንቶና ከፌርማታውን ትልልቅ በቶኒ የሚመዘኑ ብረቶችን አሸጋግሮ እነ በዛ ላይ በኮንክሬት ሰርቶ መሸጋገር ይቻላል። ሌላው ደግሞ የአንጨት ድልድይ አለ ገለዳም ገደላማ ቦታዎችን ከባህላዊ የሚሰራ ዲዲ ማለት ነው። እንጨቶች እየተወጠሩ እየተሰሩ ወደ ላይ በሚስማር እየተመጡ በሀረግ እየተጀቡኑ ድልድይ ወይም መሻገሪያ ይሰራል ማለት ነው።

ጾም ትጾማለህ? ጾም እጾማለው እንደ አንድ የኢትዮጵያ ኦርቶዶክስ ተዋህዶ ተከታይ በሃይማኖታችን ጾም እንድንጾም መጽሐፍትም አባቶችም ያዛሉ። ጾም እንግዲህ ጾም ሲባል ማለት ምንድነው ከጸሎላት ሀይል ሰጪ ከሆኑ ምግቦች እንደ ስጋ ቂቤ የመሳሰሉ ከእንስሳት የሚገኙ የስጋ ወዴት ያላቸው ምግቦች አለመመገብ ማለት ነው። በአጭሩ ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያኑን ኦርቶዶክስ ጾም ማለት የስጋን ፍላጎት ለነፍስ ማስገዛት ማለት ነው። ስለዚ ጾም መጾም ማለት ለአንድ ለተወሰነ ጊዜ ከምግብ ከፈሳሽ ወይም ከሁለቱም መከልከል ማለት ነው። ጾም በሰው ልጅ ታሪክ ውስጥ ለረጅም ዘመናት ለሃይማኖታዊ ለጤናና ለተቃውሞ አላማዎች ሲያገለግል ቆይቷል። አሁን ለሃይማኖታዊ ሲባል ምንድነው ጾም መጾም በእግዚአብሔር ፊት ሞገስንና ጥበብን ያሰጣል። አንድ ሰው ከሆዱ አብልጦ አምላኩን የሚፈልግበት የስጋውን ፈቃድ ዝም አስብሎ ለነፍሱ የሚያስገባበት የመላእክትን ሱታፌ የሚቀበልበት ነው ማለት ነው። ሌላው ጾም ለጤና ያገለግላል ክብደትን ለመቀነስ መጾም ያስፈልጋል ማለት ነው። ለጤናና ለተቃውሞ ተቃውሞ እንግዲህ በዘር ቤት ውስጥ አንዳንድ ነጻነትን ለማወጅ ከሚጠቀሙባቸው መንገዶች ውስጥ ምግብ አድማ ማቆም ወይም ደግሞ አንበላም ብሎ ራስን ከምግብ መከልከል ተቃውሞን ያስነሳል። እስር ቤት ውስጥ ያሉ ሰዎች እንደዚህ ያረጋሉ ማለት ነው። አሁን እንግዲህ ከጤና ጥቅም አንፃር ጾምን ብናይ የሴል ጥገና ያረጋል ሰውነት ሲጾም አሮጌና የተጎዱ ሴሎችን የማጽዳት ሂደት ይጀምራል። የክብደት መቀነስ ክብደትን መቀነስ ይቻላል በጾም ካሎሪን በመቀነስና ሜታቦሊዝምን በማፋጠን ስብን ለማቃጠል ይረዳል። ሌላው ጾም መጾም የስኳር መጠንን ማስተካከል የኢንሱሊን መቋቋምን በመቀነስ የደም ስኳር መጠን እንዲስተካከል ያደርጋል። ጾም መጾም ለልብ ጤና አውቆ የኮሌስትሮን መጠን የደም ግፊትን ለመቀነስ ይረዳል። ሌላው ደግሞ ሃይማኖታዊ ትርጉም አለው ጾም መጾም በኢትዮጵያ ውስጥ ጾም ትልቅ ስፍራ አለው። ክርስትና ስጋዊ ፍላጎትን በመግታት ወደ አምላክ መቅረቢያ እና የነፍስ ጥንካሬ ማግኛ ተደርጎ ይታያል። ለምሳሌ አብይ ጾም የሮብና የአርብ ጾም እየተባለ ስም ይሰጣቸዋል። በእስልምናም ውስጥ ጾም ይጾማል ከአምስት የእስልምና ማዕዘናት አንዱ ሲሆን ራስን የመቆጣጠር ትግስትን የማዳበር እና ለችግረኞች የመራራ ትምህርትን ይሰጣል። ለምሳሌ ከሙስሊሞች ውስጥ ጾም ረመዳን የሚባለውን ጾም ይጾማሉ ማለት ነው የታወቁ የጾም አይነት ውጪ አሉ። የተቆራረጠ ጾም የሚባል አለ። በቀን ውስጥ ለተወሰነ ሰዓታት መብላት እና ለተቀሩት ሰዓታት መጾም ለምሳሌ አስራ ስድስት ሰዓት ጾሞ በስምንት ሰዓት ውስጥ መመገብ ማለት ነው። ውሃ ብቻ እየጠጡ ለተወሰነ ቀናት መቆየት። ሃይማኖታዊ ጾም ሲሆን ግን ከእንስሳት ተዋጽኦ ስጋ ወተት እንቁላል መከልከል ወይም ለተወሰነ ሰዓት ምንም አለመቅመስ ጾም ይባላል ማለት ነው። እንግዲ ጾም ሲጾም መጾም ለሰው ተስማሚ ላይሆን ይችላል። በተለይ እርጉዝ ወይም የሚያጠቡ እናቶች ከሆነ እንዲጾሙ አይፈቀድም እድሜያቸው ከአሥራ ስምንት አመት በታች የሆኑ ህፃናትም እንዲጾሙ አይገደዱም። በሃይለኛው ግን በክርስትና አስተምሮ እስከ ሰባት አመት እና ከዛ በላይ ያሉ ህፃናት እንዲጾሙ መጽሐፍት ያዛሉ ማለት ነው። ከፍተኛ የሆነ የስኳር ወይም የጤና እክል ያለባቸው ሰዎች ጾምን ሲጾም መጠንቀቅ አለባቸው ወይም ደግሞ ዶክተርም ማማካር ይጠበቅባቸዋል ማለት ነው። ስለዚህ ጾም እኔም እጾማለው ማንም ሰው እንዲጾመው እመክራለው

ስራ ቦታ ደህንነት እንዴት ነው የስራ ቦታ ደህንነት በጣም የተጠብቅ እና ጫጫታ የሌለበት ደስ የሚል መስሪያ ቤት ነው። የህክምና ቦታ ስለሆነ የተለያዩ የስራ ቦታዎች አንዳንድ ጊዜ ጫጫታ የሚበዛባቸው ሁኔታዎች ቢፈጠርን ከስህተት አንፃር በምንፈልገው ደረጃ እየተራመደልን ነው። እነዚህ ስራ ቦታዬ በጣም አሪፍ እና ተመራጭ የሆነው